የደንበኛን እርካታ ታሳውቃለህ? አዎ እኔ የደንበኛን እርካታ አሳውቃለሁ የደንበኛ እርካታ ትልቅ ነገር ነው። በእያንዳንዱ ስራ ላይ እናም ደንበኛችን ምን ያህል እንደረካ እና በዛ ነገር ምን ያህል እንደተደሰተ አሳውቃለሁ ማለት ነው። ከዚህም በተጨማሪ ያን ነገር ደንበኛው የሚያስደስተውና የሚያረካው ነገር በስርዓት በመስራት ያ ነገር በጣም እንዲያድግና ጥሩ ደረጃ ላይ የደንበኛውን እርካታ እንዲደርስ አደርጋለሁ።